ማቅረቢያ ማድረግ ትችላለህ? አዎ ማቅረቢያ ማድረግ በጣም እችላለሁኝ። ምክንያቱም ማቅረቢያ ማድረግ የማልችል ከሆነ የማቀርበው ነገር የተሳካና የተስተካከለ ሊሆን አይችልም። ምክንያቱም ማቅርቢያ በጣም እጅግ ወሳኝ ነገር ስለሆነ ሁሉም ሰው ሊለምደው የሚገባ ነገር ነው። ለተለያዩ ጉዳዮች የምናቀርበው ነገር መሰረታዊ የሆኑ ቅድመ ሁኔታዎችን ሊያሟላ ይገባል። ምክንያቱም ማቅረቢያ ማድረግ የማይችል ሰው ያን ነገር ማድረግ ላይችል ይችላል

ለስራ ትጓዛለህ አዎ ለስራ እጓዛለው ለስራ ስጓዝም በጠዋት አላርም ሞልቼ በጠዋት ነው ምነሳው ምክንያቱም ስራ ቦታ በጊዜ መድረስ ስላለብኝ ማለት ነው። ለስራ ቦታ መጓጓዣነት ከምጠቀማቸው ነገሮች አንዱ ሳይክል ነው። ወይንም ብስክሌት እንዲሁም ነዳጅ በቂ ካለኝ መኪናዬን ልጠቀም እችላለሁ ወይ መኪናዬም ተበላሽቶ መጠገኛ ቦታ ወይንም ጋራጅ ከገባ ብስክሌት ልጠቀም እችላለሁ። ያም ብስክሌት ስጠቀም ራሴን እያዝናናሁና ስራ ቦታ ንጹህ አየር እያገኘሁኝ እንዲሁም ጤንነቴን ጠብቄ መሄድ ያስችለኛል። ሶ ስራ ቦታ መጓዝ በጣም ደስ ይላል። ምክንያቱም ቀኑን ሙሉ በስራ ተወጥሮ መዋል መልካም ነገር ነው። ምክንያቱም አሉባልታና ወሬ እያወሩ ከመዋል ይልቅ ስራ ቦታ ላይ ተጉዞ ስራን በአግባቡ መስራት እጅግ በጣም ወሳኝ ነገር ነው። ስራ ደግሞ ለአንድ ሰው ለሰው ልጅ መሰረታዊ ነገሮችን ለማሟላት ያግዘዋል። ምክንያቱም ያን ስራ ሰርቶ ገቢ የሚያገኝ ከሆነ ሚፈልገውን ነገር በአሻው ሰዓት መግዛት መልበስ መጠጣት ማቅረብ ይችላል ማለት ነው። ስለዚህ ለስራ መጓዝ በጣም ደስ ይላል። ስለዚህ እሂን ነገር በግምት ከ ግምት ውስጥ በማስገባት ዘወተር ወደ ስራዬ እጓዛለሁ

ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ አዎ ወደ ሱቅ ከመሄዴ በፊት ዝርዝር እጽፋለሁ። ምክንያቱም መጀመሪያ ምን መግዛት እንዳለብኝ ዝርዝር አውጥቼ ነው ወደ ሱቅ የሚሄድ። ያለብኝ ምክንያቱም መጀመሪያ ምገዛቸውን ዝርዝር እቃዎች ካልጻፍኩኝ ሱቅ ሄጄ ምን እቃ መግዛት እንዳለብኝ መጠኑን ምን እንደሆነ ማወቅ አለብኝ። ነገር ግን ወደ ሱቅ ከመሄዴ በፊት ዝርዝር ማልጽፍ ከሆነ ምን እንደምገዛ ግራ ይገባኛል። ሁለተኛ ደግሞ ያለ እቅድ ትልልቅ ወጪ ላወጣ እችላለሁ። ስለዚህ ብሬን ለመቆጠብ ስል መጀመሪያ ምን መግዛት እንዳለብኝ ዝርዝር እቃዎችን አወጣለሁ ይህም ኢኮኖሚዬ እንዳይናጋ ያደርገዋል። ሁለተኛ ደግሞ ላልተፈለገ ወጪም አልዳረግም ሶስተኛ ደግሞ በቂና ቀልጣፋ የሆነ መስተንግዶም ለማግኘት ይረዳኛል። ምክንያቱም ወደ ሱቅ ሄጄ ምን መግዛት እንዳለብኝ ቀድሜ የማውቅ ከሆነ ባለ ሱቁ ወይም እዛ እቃ የሚሸጠው ሰውዬ የምፈልገውን እቃ ወዲያውኑ አንስቶ ሊሰጠኝ ይችላል። ስለዚህ ከላይ የጠቀስኳቸውን ነገሮች ዝርዝር ጽፌ በመሄዴ ላገኝ እችላለሁ ማለት ነው። ሁለተኛና ዋና መሰረታዊ ጉዳይ ደግሞ ዝርዝር ማውጣት እነዛ ነገሮች በምን ያህል ዋጋ እንደተገዙና መጠናቸው ምን እንደሆነ ለማወቅ በጣም እጅግ ወሳኝ ነው። ምክንያቱም ሂሳብ ስናወራርድ ምን ያህል ወጪ ምን ያህል ገቢ አወጣን የሚለውን ለማወቅ እሱ ከመሄዳችን በፊት ዝርዝር ስለጻፍን ያን ነገር በቀላሉ ማወቅ እንችላለን። ስለዚህ ወደ ሱቅ ከመሄዳችን በፊት ዝርዝር መጻፍ እጅግ በጣም ትልቅ ጥቅም አለው። ይህም ሁሉም ሰው አዘውትሮ ሊጠቀመው ይገባል ምክንያቱም አሁን ያለንበት ዘመን በጣም ትልልቅ ወጪዎችና አላስፈላጊ ነገሮች የሚከሰቱበት ነገር ስለሆነ ዝርዝር መጻፍ በጣም አስፈላጊ ነው። እኔም ይሄን ነገር ከግምት ውስጥ በማስገባት ወደ ሱቅ ከመሄዴ በፊት ዘወትር ዝርዝር እጽፋለሁ

የተበላሸ ነገር ማስተካከል ትችላለህ? አዎ የተበላሸ ነገር ማስተካከል እችላለሁ ለምሳሌ የኤሌክትሪክ ማብሰያ ምድጃ የልብስ መተኮሻ ማሽን ወይንም ካአውያ ስማርት ስልክ እንዲሁም የተለያዩ ብርሃን የሚሰጡ ባትሪዎች እንጀራ መጋገሪያ ምጣድ ዳቦ መድፊያ ኬክ መጋገሪያ ሞተር ሳይክል ብስክሌት ቴሌቪዥን ሬድዮ ያገለገሉ ጄኔኔተሮችን ከተበላሹ ማስተካከል እችላለሁ ይህን የተበላሸ ነገር ማስተካከል መቻሌም በህይወቴ አዎንታዊ የሆነ ውጤት አይቼበታለሁ ምክንያቱም በቀላሉ እነዛን ነገሮች በማስተካከል ባለሙያ ጋር ወስዶ ከፍተኛ ወጪ ከማውጣት ይልቅ ቤት ውስጥ በመስራቴ ወጪ ቆጣቢ። የኑሮ ዘይቤ እንድከተል አስችሎኛል። ሁለተኛ ደግሞ የሙያ ባለቤት በመሆን የተለያዩ ሰዎች እኔ ጋር የተበላሸባቸውን ነገር እያመጡ በተመጣጣኝ ዋጋ ያን አገልግሎት አግኝተው ደስተኛ እየሆኑ በመሆናቸው ያን ነገር በማስተካከሌ እጅግ ኩራትና ደስታ ይሰማኛል። ስለዚህ የተባለሽ ነገር ማስተካከል በጣም ለሰው ልጅ ወሳኝ ነገር ነው። ምክንያቱም የሚጠቀምበትን ነገር ማስተካከል ካልቻለ በጣም ኢኮኖሚ ይናገራል ምክንያቱም አንድ ለምሳሌ አንድ ሰው ፍሪጅ ቢበላሽበት ያ ፍሪጅ ምን ቦታ እንደተበላሸ የማያውቅ ከሆነ ባለሟያ ጋ ወስዶ ለማሰራት ቢፈልግ በጣም እጅግ የተጋነነ ዋጋ በመጥራት ሊያስከፍለው ይችላል ያም ትልቅ ወጪ የሚያወጣ ከሆነ ያ ሰውዬ በኑሮ ሊማረር ይችላል። ያለ እቅዱና ያለ ጊዜው ትልቅ ወጪ ሊያወጣ ይችላል። ስለዚህ የተበላሸ ነገር ማስተካከል የሰው ልጅ መቻል አለበት። እኔም ይህን ነገሮች ከግምት ውስጥ በማስገባት የተበላሸ ነገር ማስተካከልን እችላለሁ።

ከደንበኞች ጋር ትገናኛለህ? አዎ ከደንበኞች ጋር ዘውትር እገናኛለሁ። ምክንያቱም ከደንበኞች ጋር መገናኘት ማህበራዊ ህይወትን ከፍ እንዲል ያደርጋል የኢኮኖሚ ትስስር እንዲፈጠር ያደርጋል በሰው ዘንድ ከበሬታ እንዲኖረን ማህበራዊ ግንኙነቶችን ለማጠንከር ኢኮኖሚያዊ ትስስሮችን ለመፍጠር እንዲሁም ከተለያዩ ሰዎች ጋር መገናኘትን እድል ይፈጥራል። ለምሳሌ አንድ ነጋዴ የሆነ ሰው ወይንም ትልቅ ባለሀብት ኢንቨስተር የሆነ ሰው ከደንበኞች ጋር ዘውትር የማይገናኝ ከሆነ እነዛ ሰዎች ምን ያክል ገንዘብ እንዳላቸው ከእሱ ምን አገልግሎት ማግኘት እንደሚፈልጉ በቀላሉ መረዳት አይችልም። በአንጻሩ ደግሞ ያ ባለሀብት ወይንም ኢንቨስተር ከደንበኞች ጋር የሚገናኝ ከሆነ በቀላሉ ምን አይነት አገልግሎት መስጠት እንዳለበት ሊገነዘብ ይችላል። አለማችን እየሄደችበት ያለችውን የኢኮኖሚ ስርዓት በቀላሉ ይረዳል። እንዲሁም የንግድና የገበያ ትስስር በቀላሉ መፍጠር ይችላል። ስለዚህ ይሄን ነገሮች ከግምት ውስጥ በማስገባት እኔም በህይወቴ ውጤታማ ለመሆን ስል ከደንበኞቼ ጋር ዘውትር እገናኛለሁ

ሹራብ መስፋት ትችላለህ? አዎ ሹራብ መስፋት በጣም እችላለሁ። ቤት ውስጥ መስፊያ ክርና መርፌ እንዲሁም የልብስ ስፌት መኪና ስላለኝ በቀላሉ ሹራብ መስፋት እችላለሁ። ሹራብ መስፋት መቻሌ አላግባብ የውጭ ልብስ እንድለብስ ወይንም ከፍተኛ ወጪ አውጥቼ ልብስ ከምገዛ ይህ አሪፍ መፍትሄ ሆኖኛል። ምክንያቱም ሽራብ መስፋት በመቻሌ ካላስፈላጊ የወጪ ገላግሎኛል። ይህንንም ልጆቼ እንዲለምዱት ዘውትር አሳያቸዋለሁ ወይንም ሹራብ መስፋት እንዴት እንደሚቻል በደንብ አስተምራቸዋለሁ የተለያዩ ተንቀሳቃሽ ቪዲዮዎችን መጽሐፍቶችን የልብስ ስፌት መርሆችን እንዲያነቡ የተለያዩ ጋዜጣዎችን እና መጽሄቶችን እያመጣሁ እሰጣቸዋለሁ እነሱም ከልጅነታቸው ጀምሮ ይህን ክህሎት እንዲያዳብሩ አስችላቸዋለሁ። ምክንያቱም ወደፊት አለማችን ትልልቅ ኢኮኖሚስቶች እንዲፈጠሩ የሚያደርጉት እንዲህ ከትንንሹ እየተነሱ የኢኮኖሚ ወይንም የቢዝነስ ሀሳብ መፍጠር እንዲችል ያስችላቸዋል። ስለዚህ ሹራብ መስፋት እችላለሁ።

ቡና ወይስ ሻይ ትመርጣለህ? እኔ ከቡና እና ከሻይ የመጀመሪያ ምርጫዬ ሻይ ነው። ምክንያቱም ሻይ በቀላሉ አፍልተን መጠጣት እንችላለን። ቡና ግን በመጀመሪያ ደረጃ ቆልተን ወቅተን እንዲሁም ውሃ አፍልተን ከዛ በኋላ እንደገና እስከሚፈላ ስንጠብቅ ጊዜያችን ሊያልቅ ይችላል። ሻይ ግን ወዲያውኑ ስኳርና ሻይ ቅጠልና ቀመማ ቀማን በአንዴ ሆኖ ጨምረን አፍልተን መጠጣት እንችላለን። እንዲሁም ከጤና አንፃር ስንመለከት ከሻይ እና ከቡና ይልቅ በጣም ተስማሚ ለጤና ሻይ ነው። ቡና ግን በውስጡ የተለያዩ ንጥረ ነገሮች ጎጂ ንጥረ ነገሮች ስላለው ለደም ግፊት ለስኳር እንዲሁም ለደም ብዛት ያጋልጣል። ሻይ ግን ከጤና ጋር በተያያዘ ያን ያህል ተጓዳኝ ችግር ስለማያመጣ። ከቡና ይልቅ ሻይን እመርጣለሁ።

በገበያ ዋጋ መደራደር መደራደር ትችላለህ? አዎ በገበያ ዋጋ መደራደር እችላለሁ። ምክንያቱም አንድ እቃ የተለጠፈበት ዋጋ ሊኖር ይችላል ነገር ግን ያ ዋጋ እጅግ የተጋነነና ከፍተኛ ወጪ የሚያስወጣ ሊሆን ይችላል ስለዚህ ከራሳችን ገቢ ጋር በማነፃፀር በዛ በገበያ ዋጋ ላይ ድርድር ማድረግ ተገቢ ነው። ምክንያቱም የአንድ ነጋዴ የሚጠራው ያንን እቃ ለመሸጥ የሚጠራ ዋጋ እጅግ የተጋነነ ሊሆን ስለሚችል እኛ ደግሞ ገቢያችንን እና ኢኮኖሚያችንን ያማከለ ብር ይዘን ነውና ያን ቃለመግዛት የምንሄደው። ስለዚህ ያን ነገር ከግምት ውስጥ በማስገባት በገበያ ዋጋ ላይ መደራደር እችላለሁ ይህም በገበያ ዋጋ ላይ መደራደር እንድችል ያስቻለኝ የተለያዩ የኢኮኖሚ መጽሐፍትን እና የገበያ እና የስራ አመራር ክህሎት ስላለኝ በገበያ ዋጋ ላይ መደራደር እንድችል አስችሎኝ

ማታ ምን አይነት ድምጽ ትሰማለህ? ማታ ማታ ያው የተለመደ አይነት ድምጽ አለ ለምሳሌ የዱር አራዊት ይጮሃሉ። እንደነ ጅብ አንበሳ ተኩላ ቀበሮ እንዲሁም ድመት አይጥ የመሳሰሉ እንስሳቶች ማታ ማታ ይጮሃሉ። እኚህም ማታ ማታ ላይ የሚሰሙ ድምጾች ምናልባትም ቀን በስራ የደከመ ሰውነታችንን ለማሳረፍ እንቅልፍ ለማግኘት ወደ አልጋችን ስንሄድ ሊረብሹን ይችላሉ። እነዚህን ማታ ማታ የሚሰሙ ድምፆችን ለመቀነስ ደግሞ መስኮታችንን በደንብ መዝጋት መጋረጃዎችን በደንብ መወጠር ስልካችንን መጠቀም ይኖርብናል። የተለያዩ በካይ ድምጽዎችን ለመቆጣጠር እንዲሁም ማታ ማታ ሌላ አይነት ድምጽ ሊሰማ ይችላል። ለምሳሌ ትልልቅ ከባባድ ተሽከርካሪ መኪኖች የኮንስትራክሽን እና የግንባታ እቃ የሚያጓጉዙ ከባባድ የጭነት መኪናዎች ኢሊቬተሮች ክሬኖች የመሳሰሉ ትልልቅ የማሽን ድምፆችን ልንሰማ እንችላለን።

አዲስ ቴክኖሎጂ መማር ትወዳለህ አዎ አዲስ ቴክኖሎጂ መማር በጣም እወዳለሁ። ምክንያቱም ዘመኑ የሉላዊነት ወይንም የግሎባላይዜሽን ስለሆነ እንዲሁም አዳዲስ ቴክኖሎጂዎች በየቀኑ እየተወለዱ ወይንም እየተፈጠሩ ስለሆነ። ዘመኑ ደግሞ የቴክኖሎጂ ዘመንም እንደመሆኑ መጠን ራሳችንን ከእነዚያ አዲስ ቴክኖሎጂዎች ጋር ቁርኝነት እንድንፈጥርና ክህሎታችንን ለማዳበር አዳዲስ ቴክኖሎጂዎችን መማር በጣም አስፈላጊ ነው እኔም ይሄን ነገር ከግምት ውስጥ በማስገባት አዲስ ቴክኖሎጂዎችን መማር በጣም እወዳለሁ። ምክንያቱም በዚህ ዘመን ሁሉ ነገር ወደ ዲጂታል አለምነት እየተቀየረ ስለሆነ አዳዲስ ቴክኖሎጂ ነገሮችን መማር የውዴታ ግዴታ ነው። የሁሉም ሰው ሁለተኛ ደግሞ ወጣት እና እንዲሁም የከፍተኛ ትምህርት ተቋም ወይንም የዩኒቨርሲቲ ተማሪ ስለሆንኩኝ አዳዲስ ቴክኖሎጂ ቴክኖሎጂዎችን መማር ለኔ በጣም አስፈላጊ ነው። ምክንያቱም አዳዲስ ቴክኖሎጂዎችን በተማርኩ ቁጥር የማሰብና የመስራት አቅሜ እንዲሁም ችሎታዬ በጣም እየዳበረ ስለሚመጣ ነገሮችን በተቀላጠፈ ሁኔታ እንዲሁም ከወረቀት የጸዱ ስራዎችን ለመስራት አዲስ ቴክኖሎጂዎችን መማር ያስፈልጋል። ሁለተኛ ደግሞ ትልልቅ ተቋማት ውስጥ ስራ ተቀጥሬ እንድሰራ ያስችለኛል። እኚህ አዳዲስ ቴክኖሎጂዎችን በመማሬ እንዲሁም አዲስ የሆነ ግኝት ለማግኘት ያስችለኛል መረጃዎችን በቀላሉ ለማግኘት ያስችለኛል። እንዲሁም ከሰዎች ጋር ከተለያዩ አለም አቀፍ ተቋማት ጋር በቀላሉ ለመገናኘት አዲስ ቴክኖሎጂዎችን መማር በጣም አስፈላጊ ነው። እኔም እኚህን ነገሮችን ወይንም አዲስ ቴክኖሎጂዎችን መማር በጣም እወዳለሁ

አይስክሬም ትወዳለህ? አዎ አይስክሬም እወዳለሁ ምክንያቱም በውስጡ ለሰውነት የሚጠቅሙ ንጥረ ነገሮችን በመጠኑም ቢሆን ስለያዘ አይስክሬም እወዳለሁ። በተለይም ልጅ እያለሁኝ እናቴ ዘወትር አይስክሬም አምጥታ ትሰጠኝ ነበር። ነገር ግን አይስክሬም አዘውትሮ መብላት ለጥርስ ጥሩ አይደለም ምክንያቱም በውስጡ ከፍተኛ የሆነ የስኳር መጠን ስላለው። የጥርስ መቦርቦርና መሸርሸር እንዲሁም የግግ መነቀልን ያስከትላል እንዲሁም አጥንትን ያሳሳል። ነገር ግን በመጠን ከበላነው አይስክሬም በውስጡ የሚጠቅሙ ንጥር ነገሮችን በውስጡ የያዘ ነው። ነገር ግን ከሚፈቀደው መጠን በላይ አይስክሬምን መብላት ለጤና ጠንቅህ ነው እንዲሁም ተጓዳኝ ሆኖ በሽታዎችን ይዞብን ይመጣል። አላስፈላጊ ውፍረት እንድንጨምር ያደርገናል። በተለይም ከአስር አመት በታች እድሜ ላይ ያሉ ህፃናት አይስክሬም ዘወትር ያለማቋረጥ የሚመገቡ ከሆነ ጥርሳቸው በጣም የተበላሸ የተቦረቦረ እንዲሆን ያደርጋል እንዲሁም መጥፎ ያፍጠረን እንዲኖራቸው ያደርጋል። ይህ ደግሞ ለጤና በጣም ጠንቅ ነው። ነገር ግን በመጠኑም እነዚህ ነገሮች መቀነስ እንችላለን ስለዚህ በመጠኑም ቢሆን አይስክሬም እወዳለሁ።

የጫማ ቁጥርህ ስንት ነው? የጫማ ቁጥሬ የኔ አርባ ሁለት ቁጥር ጫማ ነው። የምለብሰው ከልጅነቴ ጀምሮ ግን ትንንሽ ቁጥሮችን ነበር የማደርገው ከሃያ አምስት እስከ ሰላሳ አምስት ባለው። ነገር ግን ትልቅ እየሆንኩኝ ወደ ጉርምሰናው እድሜ ውስጥ እንዲሁም ሀያዎቹ መጀመሪያዎች ውስጥ ስገባ ሰውነቴ እየጨመረ ስለመጣ በዛው ልክም የእግሬ መጠንም ከፍ እያለን የመጣው። ስለዚህ በዛ ምክንያት አሁን የማደርገው የጫማ ቁጥሬ አርባ ሁለት ነው። እሱንም ጫማዎቼን ስገዛ በትክክል ቁጥሩ አርባ ሁለት መሆኑን ቼክ እያደረኩኝ ወይንም እያጣራሁኝ ነው የምገዛው። ጫማዬን ስገዛ ለእግሬ ምቹ የሆኑ ካልሲዎችንም ባብሬ እገዛለሁ የጫማ ገበሮችን ለስላሳ መሆናቸውን አጣራለሁ በደንብ እንዲሁም ውድ የሆኑ ጫማዎችን መግዛት በጣም እወዳለሁ። ነገር ግን ከሁሉም ትኩረት የምሰጠው የጫማ ቁጥሬ ለኔ እግር ተስማሚ ነው ወይ የሚለውን ነው። ለኔ እግር በጣም ተስማሚ የሆነው አርባ ሁለት ቁጥር ጫማ መጠኑም ለኔ አነስተኛ የሆነ መጠን ስለሆነ አርባ ሁለት ቁጥር ጫማ አደርጋለሁ። ስለዚህ በአጠቃላይ የጫማ ቁጥሬ አርባ ሁለት ነው

ገንዘብ ትቆጥባለህ? አዎ ገንዘብ እቆጥባለሁ ምክንያቱም ዛሬ የሆነ ከፍተኛ የሆነ ገቢ ባገኝ ዛሬ ለካ ከፍተኛ ገንዘብ ስላገኘሁኝ ሁሉን ነገር በአንድ ቀን ማጥፋት አለብኝ ብዬ መወሰን የለብኝም ምክንያቱም ነገ ለሚመጣብኝ ችግር ዋስትና የሚሆነኝ ዛሬ የምቆጥበው ገንዘብ ነው። ምክንያቱም አንድ ሰው በህይወቱ ሲኖር ደስታ ሀዘን የተለያዩ ሁነቶች ሊያጋጥሙት ይችላሉ ለምሳሌ ድንገት አንድ ሰው ቢታመም ያ ህመሙ ደግሞ ከፍተኛ የሆነ ወጪ የሚጠይቀው ከሆነ በፊት የቆጠበው ብር ካለ ከዛ ከቆጠበው ብር ወይም ገንዘብ ላይ በቀላሉ አንስቶ መጠቀም ይችላል። እንዲሁም ሌላ ያልታሰበ አደጋ ሲመጣበት የቆጠበውን በር ለዛ አደጋ መውጫ ያደርገዋል። እንዲሁም ድንገተኛ ወጪዎች ሲከሰቱ ከዛ ከቆጠበው ገንዘብ ያለ ስጋትና ከሰው ጋር ብድር ሄዶ ከመጠየቅ እንዲሁም የሰው ፊት ከማየት እና ሰውን ከማስቸገር ሰውን ከመለማመጥ እባካችሁ እርዱኝ ብሎ እግር ስር ሰው እግር ስር ከማውደቅ ገንዘብ መቆጠብ በጣም አስፈላጊ ነው። ምክንያቱም ገንዘባችንን በአግባቡ የምንቆጥብ ከሆነ ሰላማዊና የተራጋጋ ህይወት ለመምራት ያስችለናል። ስለዚህ እኔም ይሄን ከግምት ውስጥ በማስገባት ገንዘብ እቆጠባለሁ

በመስመር ላይ ቪዲዮ ትመለከታለህ አዎ በመስመር ላይ ብዙ ቪዲዮዎችን እመለከታለሁ። ዘመኑ የግሎባላይዜሽን ዘመን ስለሆነ። ሁሉም ሰው ኢንተርኔት ስለሚጠቀም በመስመር ላይ የሚመጡ ቪዲዮዎችን ይመለከታል። እኔም እነዛን ቪዲዮዎች ከሚመለከቱት ሰዎች ውስጥ አንዱ ነኝ። ቤቴ ውስጥ በቂ የሆነ ዋይፋይ ወይንም ገመድ አልባ የኔትወርክ ስራዓት ስለተዘረጋ በመስመር ላይ ብዙ አይነት ቪዲዮዎችን አያለሁ። ለምሳሌ አጫጭር የእግር ኳስ ሃይላይቶችን እንዲሁም መንፈሳዊ ግጥሞችን እና መዝሙሮችን ስብከቶችን ታላላቅ የታላላቅ ሰዎችን ታሪክ አለም አቀፍ የፖለቲካ ትንታኔዎችን እንዲሁም የአትሌቲክስ ዜናዎችን የቢዝነስ ዜናዎችን ቶክ ሾው ታለንት ሾው የመሳሰሉ ሁነቶችን በመስመር ላይ ቪዲዮ አያለሁ። ተንቀሳቃሽ ስልክም በእጄ ላይ ስላለ ባገኘሁት አጋጣሚ ሁሉ እነዚህን ቪዲዮዎች በመስመር ላይ መመልከት ለኔ ደስታን ይፈጥርልኛል

ገንፎ ትበላለህ? አዎ ገንፎ እበላለሁ ነገር ግን ያን ያህል ፍላጎቱ ኖሮኝ ሳይሆን አልፎ አልፎ ጠዋት ጠዋት ቶሎ የሚደርስ ምግብ የማይኖር ከሆነ ቤት ውስጥ በቀላሉ አገንፍቼ እበላለሁ። ባለቤቴም ልጆቼም ይህን ገንፎ ይወዱታል ነገር ግን እኔ ያን ያህል ፍላጎት የለኝም ግን አማራጭ ስለሌለኝ ለመብላት እገደዳለሁ። ነገር ግን ገንፎ ከጤና አንፃር ስናየው በውስጡ የተለያዩ ንጥረ ነገሮችን ይይዛል ለምሳሌ ከገብስ በስንዴ የሚዘጋጀው የገንፎ ዱቄት በውስጡ ሀይልና ሙቀት ሰጪ ነገሮችን ንጥረ ነገሮችን ስለያዘ ገንፎ በጣም ጠቃሚ ነው። በተለይም ስፖርት ለሚሰሩና እንዲሁም ለወለዱ ወይንም ለሚያጠቡ እናቶች ገንፎ በጣም አስፈላጊ ነው። እንዲሁም ለሚያድጉ ህፃናት ገንፎ በጣም ጠቃሚ ነው። ስለዚህ አልፎ አልፎም ቢሆን ገንፎ እበላለሁ

በቀን ስንት ሰዓት ስልክ ትጠቀማለህ? ያው ዘመኑ የግሎባላይዜሽን ወይንም የልዑላዊነት ዘመን ስለሆነ ቀኑን ሙሉ ባልውልበትም ነገር ግን ከአምስት ሰዓት እስከ ስድስት ሰዓት የእጅ ተንቀሳቃሽ ስልኬን እጠቀማለሁ ምክንያቱም አለማችን በየሰአቱ አዳዲስ ነገሮችን ታስመልክተናለች አዳዲስ የቢዝነስ ሀሳብ አዳዲስ ቴክኖሎጂ አዳዲስ ፈጠራ አዳዲስ ፖለቲካዊ እንዲሁም ማህበራዊ ጉዳዮችን የሚፈጠርበት ጊዜ ስለሆነ እነዛን ነገሮች በቀላሉ ለማግኘት ረጅም ሰዓት ስልኬ ላይ ኢንተርኔት በማየት አሳልፋለሁ። ነገር ግን ይሄን ስል ብዙ ሰዓት ስክሪን ላይ አላሳለፍንም እንዲህ እየቀያየርኩኝ እጠቀማለሁ። ለምሳሌ ተንቀሳቃሽ ኮምፒውተር ወይንም ላፕቶፔን ይዤ ዋይፋይ ስላለኝ አያለሁ። እንዲሁም የተለያዩ ሪሰርቾችን ለመስራት ጥናታዊ ጽሁፎችን ለማየት ፕረዘንቴሽኖችን ለማቅረብ እንዲሁም ዲጂታል የሆነ አለምን ለመቀላቀል እቅድ አወጣለሁ

መብረቅ ትፈራለህ? አዎ መብረቅ እፈራለሁ። ምክንያቱም ከፍተኛ የሆነ የዝናብ መጠን እንዲሁም ነጎድጓድ ሲሰማ ሰማዩ ብልጭት አያሳይና ከፍተኛ የሆነ ኤሌክትሮማግኔቲክ የሆኑ እውነቶች ስለሚከሰቱ መብረቅ ያስፈራል። ድምፁን በተለይ በጣም ያስፈራል። እንዲሁም በተለይ ደግሞ ተኝተን ስንነቃ መብረቅ ሲጮህ በጣም ልንፈራ እንችላለን። ነገር ግን ከመብረቅ ከሚያደርሰው ጉዳት በቀላሉ መሸሸግ እንችላለን። ለምሳሌ ተራራማ ቦታ አካባቢ አለመገኘት። ዛፍ ስር አለመቀመጥ እንዲሁም ያ መብረቅ እንዳይመተን የሚያደርጉ ነገሮች ደግሞ ሜዳ ላይ መቀመጥ። እንዲሁም ሬድዮ እና ቴሌቪዥን የመሳሰሉ ነገሮችን እንዲሁም ተንቀሳቃሽ ስልክ ኮምፒውተሮችን ዝናብ በሚዘንብ ሰዓት ማጥፋት ሁነኛ መፍትሄ ነው። ስለዚህ በጣም ከፍተኛ አደጋ ስለሚያስከትል ማብረቅን እፈራለሁ

ፍየል አይተህ ታውቃለህ? አዎ ፍየል አይቼ አውቃለሁ። ምክንያቱም ፍየል በቀላሉ ልትገኝ የምትችል የትኛውም ቦታ ልንትኖር የምትችል የቤት እንስሳት ናት። ከቤት እንስሳዎች ውስጥም አንደኛው እና ዋነኛው ናት። እቺ ፍየል ደግሞ ስጋዋ በጣም ጠቃሚ ነገር በውስጡ ይዟል። ምክንያቱም ፍየል በባህሪዋ የተለያዩ ቅጠላ ቅጠሎችን እና ሳሮችን ስለምትበላ ስጋዋ የመድሃኒትነት ይዘት እንዲኖር ያደርገዋል ስለዚህ በተለይም እንደነ ታይፎድ ወባ ብርድ የያዘው ሰው የፍየልን ስጋ ቢመገብ በቀላሉ ሊፈወስ ይችላል። እንዲሁም ቆዳዋ ለተለያዩ ጥቅም ሊውል ይችላል። የሌዘር ቦርሳ የስልክ መያዣ ቦርሳ ጫማ ነት ያገለገላል። የፍየል ቆዳ ስለዚህ ፍየልን ሁሌ አያታለሁ ሰፈሬ ላይ

ደሞዝ በየትኛው ቀን ታገኛለህ? ያው ደሞዝ እንደተለመደው እንደማንኛውም ሰራተኛ በወሩ መጨረሻ ወይንም በሰላሳ ደሞዝ አገኛለሁ ብዙውን ቀን ደግሞ ሰላሳ የሚሆነው ከሀርብ እስከ ቅዳሜ ባሉ ቀናቶች ውስጥ ነው። አንድ የቢሮ ሰራተኛ ሰላሳ ቀን ሙሉ እየተመላለሰ የለፋበትን ነገር የሚያገኘው ነገር ደሞዝ ይባላል፤። ይህ ደሞዝ ወይንም ገንዘብ ደግሞ የራሱ የሆነ ጥቅም አለው፤። ለዛ ሰውዬ ምክንያቱም ያ ሰውዬ ባለትዳር ሊሆን ይችላል፤ ትዳር ካለው ደግሞ ልጅና ሚስት ሊኖረው ስለሚችል ብዙ ወጪዎች ሊኖሩበት ይችላሉ፤። ስለዚህ ስራ ሰርቶ ደሞዝ የማይከፈለው ሰው ከሆነ እጅግ በጣም ከባድ የሆነ ጊዜ ሊያሳልፍ ይችላል፤። ስለዚህ ደሞዝ ለአንድ ሰው በጣም የኑሮ መሰረት እና የህልውና ጉዳይ ነው። እኔም ይህን በመገንዘብ ደሞዝ ሁል ጊዜ በሰላሳ እቀበላለሁ፤። ስለዚህ ደሞዝ በወር ወር በገባ በመጨረሻው ቀን ወይንም በቀን ሰላሳ አገኛለሁ፤

"ኮከቦችን መመልከት ትወዳለህ?" አዎ ኮከቦችን መመልከት እወዳለሁ። ምክንያቱም ምሽት ላይ ወጥተን ጨረቃን ሲከቧት ያን የሚፈጥሩትን ልዩ ውበት መመልከት በጣም ያስደስታል። ምክንያቱም ኮከቦች በባህሪያቸው ከአንድ ቦታ ወደ አንድ ቦታ ሲዘዋወሩ ብርሃናማ ይህ መግነጠሳዊ የሆነ ውበት ስለሚፈጥሩ እነሱን መመልከት በጣም ያስደስታል። ሁለተኛ ደግሞ ተፈጥሯቸውም እጅግ ስለሚያስገርም ኮከቦችን መመልከት ለነፍስ ሀሴትን ይፈጥራል። እንዲሁም ሌሎች ሳይንቲስቶች የሚያደርጉትን ነገር ስንመለከት ኮከቦች አፈጣጠራቸው በጣም ለየት ያለና ድብቅ ሚስጥር በውስጣቸው እንዳለ ያስረዳል። ስለዚህ ኮከቦችን መመልከት ብቻ ሳይሆን ስለእነሱም ማንበብ የተለያዩ ቪዲዮዎችን ማየት ያስደስተኛል። በተለይ ደግሞ ማታ ማታ ጨረቃዋን ከበዋት የሚያሳዩትና የሚፈጥሩት ህብር ቀለማት ኮከቦችን መመልከት እንድወድ አድርጎኛል። ስለዚህ ማንኛውንም ሰው ማታማታ እየወጣ ኮከቦችን ማየት እንደሚወድ ሁሉ እኔም ኮከቦችን ማየት በጣም ያስደስተኛል።

የጠዋት እለታዊ ተግባራችሁ ምንድነው? ያው ጠዋት ሁላችንም የሆነ የየራሳችን ሀላፊነት አለብን በመጀመሪያ ደረጃ በጧቱ ከእንቅልፋችን እንነቃለን። ከዛም ጸሎት እናደርጋለን ከዚያም የስፖርት ትጥቅ ጫማ ቱታ ሹራብ የእጅ ጓንት በማጥለቅ በህብረት ሆነን አካላዊ እንቅስቃሴ እንሰራለን ይህም አካላዊ እንቅስቃሴ የምንሰራበት ምክንያት ቀኑን ሙሉ ለምናደርገው ስራ ንቁ በሆነ ሁኔታ ለመከታተል እና ጤንነታችን ለመጠበቅ ነው። እንዲሁም የተስተካከለ ቁመናና የሰውነት ቅርጽ የዳበረ አይምሮ ከሱስ የጸዳ ህይወት ለመምራት አስችሎናል። ስለዚህ እኔም ልጆቼም ባለቤቴም እናቴም አባቴም አንድ ላይ በመሆን ይህን ተግባር ሁልጊዜ እንፈጽመዋለን። ምክንያቱም ይሄ ተግባር በውስጣችን ላይ ደስታና ሀሴትን እንዲፈጥርልን ያደርጋል

እሳት ለማንደድ ምን? ትጠቀማለህ ያው እሳት ለማንደድ ከምትጠቀማቸው ግብአቶች ውስጥ አንዱን የመጀመሪያው እንጨት ነው። ሁለተኛ ደግሞ ክብሪት ነው። ሶስተኛ ደግሞ አነስተኛ የሆነ ፈሳሽ ነዳጅ ወይንም ዘይት ወይንም እንደ አማራጭ ቤንዝል ልጠቀም እችላለሁ። እንዲሁም ተቀጣጣይ የሆኑ ፕላስቲኮችን እሳት ለማንደድ እጠቀማለሁ። ያው እሳት በጣም እጅግ ጠቃሚ ነገር ነው በተለይም ደግሞ የኤሌክትሪክ ሀይል ወይንም የመብራት ሀይል አነስተኛ በሆነባቸው አካባቢዎች ምግብ ለማብሰል እና እንዲሁም ቡና እና ሻይ ለማፍላት። እንጀራ ለመጋገር ዳቦ ለመጋገር ወጥ ለመስራት የተለያዩ ነገሮችን ለማድረግ እሳት በጣም ጠቃሚ ነው። ስለዚህ እኔም አንዳንዴ ምግብ ለማብሰል ስለምቸገር እሳትን ለማንደድ እንደነ ክብሪት ጋዝ ጨርቅ እንጨት እጠቀማለሁ

ጥራት ያለው ስራ ማቅረብ ትችላለህ? አዎ ጥራት ያለው ስራ ማቅረብ እችላለሁ። ምክንያቱም አንድ ሰው የተሰጠውን የስራ ድርሻ በጥሩ ሁኔታና ትህትና በተሞላበት መልኩ ማቅረብ አለበት። ይህም ነገር ደግሞ ጥራት ያለው ስራ ማቅረብ እንዲችል ያደርገዋል። ጥራት ያለው ስራ ማቅረብ የሚችል ሰው ደግሞ የትኛውም አለም አቀፍ ተቋማት እንዲሁም ተራዶ ድርጅት ውስጥ በከፍተኛ ባለሙያነት በመቀጠር ከፍተኛ ደሞዝ ተከፋይ መሆን ይችላል። እንዲሁም ጥራት ያለው ስራ ለማቅረብ ያስችለን ዘንድ ዘመኑን ቴክኖሎጂ ስለሆነ አዳዲስ ፈጠራዎችን ቶሎ ቶሎ መላመድ። አለም ምን ውላ አደረች የሚለውን ቶሎ ቶሎ መረጃ መከታተል እና። አለም አቀፍ ተቋማት የሚያወጡትን ሪፖርት ማመልከት በጣም አስፈላጊ ነው